የስራ ምግባር አከብራለሁ እንዲከበርም እሰራለሁ መከበር አለበት ብዬም አምናለሁ። ስለዚህ የስራ ስነ ምግባርም ሆነ ምግባር በደንብ አከብራለሁ። ስነ ምግባር ወይም የስራ ምግባር ከሌለ ውጤታማ መሆን ከባድ ስለሚሆን የስራ ምግባር በደንብ አከብራለሁ።

ማር አልወድም በእንዲሁ መብላት አልወድም ግን በውሃ በጥብጬ ማሩን በውሃ በጥብጦ መጠጣት ያስደስተኛል። ደረቅ ማር ዝም ብሎ መብላት ግን አልወድም እውነት ለመናገር። ስለዚህ ማር ትወዳለህ ካልከኝ። ብዙም አይደለሁ ወይም አልወድም ብሎ መውሰድ ይሻላል።

ኦ ባዶ እግር ልጅ ሆኜ ጫማ ስላልነበረኝ ባዶ እግሬን ነበር የምሄደው ብዙ ጊዜ። ትምህርት ቤት ስሄድ ብቻ ነበር ጫማ ማደርገው። ልጅ ሆኜ። እያደኩ ሲሄድ ነው ጫማ የተገዛልኝና ያደረኩት። ስለዚህ ባዶ እግር መራመድ በደንብ አውቃለሁ።

ወደ የትኛው ቦታ ተጉዘህ ታውቃለህ ካልከኝ ብዙ ቦታ ተጉዣለውጨለትምህርት ወይም ለስራ ብዙ ቦታ ሄጃለው። ለትምህርት ከአዲስ አበባ አምስት መቶ ኪሎ ሜትር የሚርቀው አርባ ምንጭ። ለስራ ድሬዳዋ ናዝሬት ሀረር ባህርዳር ጋምቤላ። አዋሳ። ከዚህም ብዙ ከተሞች የሄድኩ ይመስለኛል ለጊዜው የረሳዋቸው። ና እንደዛ ነው

ኮከቦች መመልከት ብዙ ጊዜ ባላዘወትርም በእርግጥ ባይ ሰማዩ ጠርቶ ኮከቦች በሚወጡ ሰዓት ደስ ይለኛል መመልከት። ግን ሆምብዬ ኮከብ ለማየት ብዬ ወደ ሰማይ አላንጋጥጥም። እንዲሁ የ አጋጣሚ በ ምሽት ወጥቼ ከሆነ ሰማዩ ጠርቶ ኮከቦች ወተው ሳይ ደስ ይለኛል። እመለከታለሁ ቀና ብዬ

ትንኝ መረብ እዚህ ወባ ስለሌለ አልጠቀምም ነገር ግን አርባ ምንጭ አካባቢ ባሉ ቦታዎች ወባማ ቦታዎች ስሄድ ድሬዳዋ። የትንኝ መረብ ወይም አጎበር እጠቀማለሁ። ትንኞች እንደመከላከል ብቻ ሳይሆን ወባን ለመከላከል ጭምር። ትንኛ አጎበር እጠቀማለሁ ወይም የትንኛ መረብ

ስራ እንዴት ትሄዳለህ ለማለት ይመስለኛል ጥያቄ? እውኖት ብትልም ማለት ነው። ለስራ ሚሄደው ወይ በመኪና ነው ወይ በታክሲ ነው? እንደ ሁኔታው ነው መኪና ካለኝ በመኪና እሄዳለው። መኪናዬ ከጋራዥ ከገባ ወይም በሆነ ምክንያት መኪና እጄ ላይ ከሌለ በታክሲና በህዝብ ትራንስፖርቶች በማንኛውም ልጠቀም እችላለው። ባቡርን ጨምሮ

ጊዜ ሁለት ሶስት ኪሎ ሜትር ነው የሚሄደው። ረጅም አምስት ስድስት ድሮ አምስት ስድስት ኪሎ ሜትር እራመድ ነበር። ስራም በምንም አሁን ግን ሁለት ራሱ ከሄድኩ ብዙ እንደሄድኩ ይሰማኛል። ከዛ በላይ መሄድ የምችል አይመስለኝም። በአማካይ ሁለት ኪሎ ሜትር ብለህ መያዝ ትችላለህ።

ማዕድን ማለት እንግዲህ ብዙም ቤት ውስጥ ያሉ ብዙ ማዕድናት አሉ እጃችን ላይ ከምናደርጋቸው ወርቆች ጀምሮ ማዕድን ትጠቀማለህ ካልከኝ ምን አይነት ማዕድን የሚለውን ብታብራራለኝ ጥሩ ነበር። ምን አይንት ማድን ለምን ተግባር ትጠቀማለህ ብለህ ብትጠይቀኝ በግልጽ ይመቸኝ ነበር። ኤኒዌይስ ግን እንግዲህ ሹካው ማንኪያው ከብረት ማደን የተሰራው እነዚህን ሁሉ እንጠቀማለን። ሌሎችም ነገሮች ከተለያዩ ማዕድኖች ተደበላልቀው ሊሆን ይችላል የተሰሩት። ስለዚህ ብዙ ማዕድናት ቤታችን ውስጥ ስላሉ መጠቀማችን አይቀሬ ነው።